እንደኔ ምርጫ እንግዲህ ከቡናና ሻይ ሻይ በጣም ይመቸኛል። ሻይ በምጠጣበት ጊዜ እንዲሁ ከጣሙም ከምንም አንፃር ከቡና ይበልጣል ብዬ እንዳስብ አድርጎኛል። ቡናን ቀምሼው አውቃለሁኝ በተለያዩ ነገሮች መጠጣት ይችላል። እሱ ደስ የሚለው ነገር ያው በጨውም ሆነ በእንትን በተለያዩ ነገሮች ሰዎች ይለምዱታል። ነገር ግን ከህፃንነትህ ሻይ በፈለኩት መንገድ ለመጠጣት እንደምችል ሁኘ ስለመጣሁኝ። ከህፃንነትም ደግሞ ሻይ ብቻ ስለሚመረጥ አሁንም ሻህ ብቻ ብዬ ቀርቻለሁ ማለት ነው። ቡና እንግዲህ አንዳንዴ ኮረቤት ጋር ሲሄድ። የተለያዩ ነገሮች በሚገጥሙ ጊዜ በእንደዚህ አይነት በአዳዲስ የሆኑ ሁኔታዎች ሲመጡ። እጠጣ ይሆናል ግን ሁልጊዜ መጠጣትን አልመርጥም። እንግዲህ ሻይን ከጠጣሁኝ በኋላም ደግሞ ውሃ መጠጣት ጥሩ ነው። ብዬ አስባለሁኝ

ድሮ በነበርንበት ቦታ እናሳድግ ነበር የተለያዩ ቀርቃዎችን። እፅዋቶችም የበቆሎ ዛፍም የሸንኮራ አገዳም እነዛ ሁሉ ነበሩ። አሁን ግን ባለንበት ቦታ ያው ከቦታም አንፃር ነው። ምክንያቱም ያለነው ትንሽዬ እንትን ነው የገዛነው ከተማም ተቀይሮ ሆሳና ውስጥ ሆነን ድሮ ሀዋሳ ነበረን። አሁን ሆሳና ግን ትንሽ ቦታ ስላለ ይህን ያህል ለማሳደግም ሆነ። ለ ለመንከባከብ እድል አላገኘንም

አይ። እስካሁን የተሳተፍኩት ቢኖር አንድ ጊዜ ነው የማስታውሰው። እሱም ተጠርተን እንደሆነ። ተሳተፉ እንደዚህ አይነት ነገሮችን ብትሰሩ ጥሩ ነው ተብሎ ሲነገረን ጊዜ ነው። የዛኔም ያው አበል ተቀብለን ነበረ የማይረሳ ትውስታ ያደረገው። ለዛ ነው ሳይታወቅም ስለሆነ ከዛ ውጪ ግን ሪች ዝግጅቶችን አልሳተፍም።

የኔ ታሪክ ትንሽ ለየት ይላል እንዲሁም የመጣሁበት መንገድ። ባህሪና ችሎታ እንድቀይር አድርጎኛል እንግዲያው መጀመሪያ አካባቢ ሳስታውስ ጊዜ ከልጅነት ጀምሮ በደንብ ሰዎችን ለማውራት ከትምህርት ቤት እንኳን አዲስ ልጆች ሲመጡ በስትክክል መተዋወቅ ማወቅን እነዚህ ነገሮች የሚወድ ልጅ። እንዲሁም የተለያዩ ነገሮችን እንደ ሊደር መሳተፍ። እንደ መሪነት አብሮ መዋል ከልጆች ጋር መሳሳቅ ጓደኞችን መፍጠር እኚን እኚን ነገሮች አደርግ ነበር። እንዲሁም ፕረዘንቴሽኖችንም በሚገባ መስጠት ሲገባን ጊዜ እልሰጥም ነበረ ማለት ነው። አሁን ግን ባለኝ አቋም ስመለከተው እየከበደኝ እየመጣ ነው። እና ይሄንንም ማድረግ ደግሞ ያቅተኛል። በሃይስኩል በሁለተኛ ደረጃ ትምህርት ቤት። ሆኖ እንደዚህ ነገሮችን ማውራት እኚህን መያዝ እንደዚህ አይነት አቋም ደግሞ እንዲኖራም ማድረግ ስራ ይጠይቃል። ለዛ ነው አሁን ከባድ በሆነ ሁኔታ ላይ ነው ያለሁት ለዛ መናገር እችላለሁ ማለት ይከብደኛል። መሃል ላይ ነኝ በሚለው ግን እይዘዋለሁኝ

አዎ የሚደንቅ ነው። እኔ ከቤተሰብም ስመለከተው ሁሉም ቤተሰቦቼ የሚዘምሩ ናቸው። ሙዚቃም ደግሞ የሚጫወቱ ወንድሞች አሉኝም። አባቶቼም በ በአምልኮ ቡድን ውስጥ ነበሩ። እነሱም ወጣት በነበሩም ሰዓት ማለትነው። እና እኔም ከእነሱም አርአያ በመውሰድ መጫወት እምችላቸው አሉ። አሁን ጊታር እጫወታለሁኝ ፒያኖም እጫወታለሁኝ። እንዲሁም ወንድሞቼም ደግሞ ቤዝ የተለያዩ መሳሪያዎችን በመጫወት ድምጽ መለየትን ቤተክርስቲያን ውስጥ በማገልገል ብዙ ነገሮችን እንሰራለን። እና እኔም አሁን ባለውበት እየተጫወትኩ እየተለማመድኩኝ አገኛለሁኝ። ይሄንንም ደግሞ እንዳረግ እየረዳኝም። ይሄንንም የማደርግበትም ምክንያትም ደግሞ ያው ጌታን የረዳኝም ለሱም ክብር ደግሞ በመዘመር ነገሮች ላይ መሳተፍ በጣም ደስ ይለኛል።

አዎ እኛ ጋር። የአንድ የህይወታችንም አካል ሆኖ ያለው ሙዚቃ ነው እሱም እንደ መዝሙር ነው ማለት ነው። ማምለክ መዘመር ቤተ-ክርስትያን ማገልገል እነዚህ ነገሮች አሉ። ስለዚህ ሙዚቃን እንደ አዲስ ለማወቅ ደግሞ እንዲሁም ሙዚቃ ደግሞ መሳሪያዎችን ስለምንጫወት ለመለማመድ ያህል በመስመር ላይ እንሰማለን እንግዲህ አንዱም ይህንን እድል የሰጠንም በቤታችንም ስላለ ነው። ስለዚህ ከአለም ጋር መገናኘታችን እስካልቀረ ድረስ በደንብ የተለያዩ መዝሙሮችን የተለያዩ ባህላዊ መዝሙሮችም አሉ። ደግሞም የውጭ መዝሙሮችም የሚለቀቁትን እየሰማን እያወቅን እየተማርን እየተለማመድን ደግሞ ማደግ እንችላለን ማለት ነው። ስለዚህ ግዴታን በሚለው በመስረት ላይ ሙዚቃ እንሰማለን ድጋግምን የምንሰማቸውም አሉ ማለት ነው።

እኔ ስራዬን ለመገምገም የሚመጡ የሉም። ግን አሁን ባለሁበት ስቴጅ ተማሪም ነኝ። ለዛም ግምገማ ሲደረግልኝ አይቼ አላውቅም። ሌሎች ሲገመገሙ ነው የማዬው። እና እንደዛ አይነት ግምገማዎች አንዳንዴ ይካሄዳሉ በአስተማሪዎቻችን እኛ ጋ ግን ተካሂዶ አያውቅም።

አዎ መብረቅ አንዳንዴ ያስፈራራኛል በልጅነቴም አስታውሳለሁኝ እንደውም መብራት በጠፉ ጊዜያቶች በሚጮሁ መብረቆች የሚያስደነግጡ ነበሩ። ነገር ግን አሁን ባለሁበት ምንም መብረቅ ያስፈራኛል በየ አላስብም። ያው ካየሁም ስለቆየሁ ነው። ካለንበት ቦታ አንፃር ብዙ ጊዜ መብረቅ ድምጾች እንደዚህ የተለያዩ አስፈሪ እንትኖች አይሰሙም። ዝናብ ይዘንባል ዝቅ ያለ ቦታ ስላለ። ግን መብረቅ ብዙ የለም።

በደንብ እችላለሁኝ አዎ እኔ በዘመኔም ያው ብዙ እንትኖችን አለቃ በመሆንም ያው መሪ በመሆንም እያሳለፍኩኝ ስለመጣሁኝ። የሆኑ ውሳኔ የሚፈልጉ ነገሮችም ላይ በደንብ ለመስጠት እታገላለሁ እሞክራለሁኝ። እናም አሁንም ባለሁበትም አንዳንድ ነገሮችን እየወሰንኩኝ እየሰራሁኝ የምሄድ የሚያስገድዱ ሁኔታ ስለሆነ ውሳኔዎችን በትክክል እንዴት መስጠት እንዳለባቸው ማወቅ ከዛም ከሰዎችም ደግሞ መማር እችላለሁኝ። እና እሱንም እያረኩ ስለሆነ አሁን ውሰኔ እሰጣለሁ ነው።

አዎ ለበጎ አድራጎት ሰርተህ ታውቃለህ ወይ በጣም በደስታ ማለት ነው። አንድ የማስታውሰው ያው ትምህርት ቤቶች ውስጥ ደም ለመነገስ እንድንለንግስ የሚመጡ ሰዎች ነበሩና ይሄንን እንዲሆን ሁል እየሄድን እንሰጥ ነበር። ከጓደኛዬ ጋር። እንዲሁም ደግሞ እንዲሁ በትምህርት የሚዘጋጁ ነገሮች ነበሩና ትምህርት ቤት እንደው ራሳችን በሚዘጋጁት ነገሮች ውስጥ ብር አሰባስብን። ራሳችን ሄድን ልጆችን እንመግብ የመገብንበትም ጊዜ ነበረ። እና በተለያዩ በእንደዚህ አይነት ነገሮች ላይ እሳተፋለው

እሺ እንግዲህ በስራ ጊዜ እረፍት ማረጌ ከእኔም አይደለም ያው ከድካም አንፃርም ነው። መሃል መሃል ላይ አዎ ብዙ ገሠዜ እየሠራሁኝ አርፋለሁኝ እሱን ግን በሚያስፈልጉ ሰአቶች ብቻ ነው እንጂ ይሄን ያህል የማያስገድዱ ሆነው። ለመሳሳት ያህል አይደለም ያው እንትን ሀሳብን የሚወስዱ የሚሰርቁና እንዲሁ እዛው ለማሳሳት የሚመጡ አሉ። አሁን በቲክቶክ እንደዚህ አይነት ነገሮች መጥተዋል። በቅርብ እንደአእምሮአችንም በአጭር ነገር ብቻ እንድናስሩ የሚያደርጉ እነሱ አንዳንዴ ተሳስቼ አዎ እነሱን አረፍት የማደርግበት ጊዜ አለ። ያ ግን በታቀዱ እንትኖች ሲሆን በጣም ደስ የሚሉ እረፍቶችን መሃል መሃል ላይ እያረኩኝ እሰራለሁ።

አዎ የስራ ምግባር በግዴታ አከብራለሁኝ በጣም ደስ የሚል ነገሮች ስለሆኑ ነው። ምክንያቱም ኢትዮጵያ ውስጥ እንደመሆናችን የሚገቡና ተገቢ ቅጣት የሚገባቸው ቅጣት እንዲያገኙ መሆን የሌለባቸው እንዳይሆኑ እነዚህ በመጽሐፍ ቅዱሳዊም የሆኑ ደግሞ እውነታዎችም። አንድ ማህበረሰብ ሊያንፁ የሚችሉ ህጎች ስላሉ እነዚህ የስራ ምግባሮች በማክበሬ በጣም ደስተኛም ነኝ። እናም እድለኛም ነኝ ብዬ አስባለሁ።

አይ እኔ እንትን ብዙ ጊዜ ወደ ሱቅም ስሄድ የኔን ብዙ ነገር ፈልጌ አይደለም የምሄደው ደግሞም ቅርቦች ስላሉ ሱቆች ጎረቤቶችም ስለሆኑ እንዲሁ በቃል ይዤው ስሄድ የምጨርሰው ነገር ነው ግን ከዚህ የፊት ሲያዝ አስታውሳለሁኝ። ወንድሞቼም ያው ከእናንቴ በምትሰጣቸው ጊዜ እያዙ ትላልቅ የሆኑ ነገሮችን ብዙ ነገሮችን ለመግዛት ሲሄዱ እንደዚህ ይዘውት በስትክክል ገዝተው እንደምመጡ አስታውሳለሁ።

እኔ የምወደው የምለው የራሴ ጣፋጭ ምግብ ብዙ የለኝም። ግን እንደ ራሴ ምረጥ ብባልና ግዴታ ቢሆንብኝ ቸኮሌትን እመርጣለሁኝ በደንብ ለመብላት ይመቻልም። ደግሞም ከከለሩም ሳቢ ነው ውጫዊ ገጽታውንም ሳቢ ማድረግ ይቻላል። በደንብ ግን ሀሳቤን ብቀይርና በደንብ አስብበት ከተባልኩኝ ያው ኬክ ኬክ በጣም ደስ ይለኛል። እስትሮበሪ ያለው ኬክ። ደንብ ለምንም አይነት ሰርፕራይዝ ምንም አይነት ድንገቴ ፍንጠዝያ ደሴም ጥሩ ነው ብየ አስባለው።

እኔ የምወደው ቁጥር እንግዲህ ሁለተኛ ጊዜ ስትጠየቅ ነው። ፊት እንደተጠየቁት ከሆነ የምወደው ቁጥር ብዬ የያዝኩት አልነበረም። ግን እንዲሁ ያው የምወደው የሚባል ሁለት ነው የምለው። ምክንያቱም ከሁለት ጋር ብዙ ታሪክ አለን ትምህርት ቤት በምማርበት ጊዜ የምወጣው ሁለተኛ ነው። ሁለተኛ ሆኜ ስናገር በጣም ደስ ይለኛል። ሁለተኛ መሆን ስድር እንደዚህ። የአንድ ሰው ከፕረዘንት ካደረገ በኋላ። እኔ ድጋሚ ደውል እና ግን እንደዚህ አይነት እንትኖች ደስ ስለሚሉኝ ሁለት ቁጥር።

በቡድን መስራት አይመቸኝም። በቡድን ስሰራ ጊዜ ይደክመኛል። እኔ ብቻ ነኝ የምሰራው ደግሞ ሌሎቹ ሳይሰሩ ይቀራሉ። እንደዚህ አይነት ነገሮች መፈጠር። እንዲሆን ስለማልፈልግ ብዙ ጊዜ በቡድን አልሰራምም። ደግሞ ለመስራትም እድሉ ባገኝ እንዴትም ብዬ ቶሎ እንዲአልቅ አደርጋለሁ እንጂ አልቆይበትም።

እኔ እንደ ሁኔታው ነው ብርድ ልብስ የምጠቀመው አሁን ብርድ ልብስ አሁን ምንም አላደረኩኝም። ምንም ሳል ልብስ እጠቀማለሁ እኛ አንዳንዴ አንዳንዴ ደግሞ ሁለት ነው ሲበዛ ሁለት ነው የምትጠቀመው።

አይ ሻማ እንደዚህ ለተለያዩ ፕሮግራሞች እና እቅዶች ያሉት ነገር ካልሆነ በስተቀር ሻማ አብርቼ መጠቀም አልፈልግም። መብራት የሚጠፉባቸው ጊዜያቶች ላይም ሶላሮችን ነው የምንጠቀመው። አሁን ድሮ ሻማ ይበራ ነበር አሁን ግን በሶላሮች ነው። ሻማ ሲበራ ጊዜ ያው የራሱ የሆነ ትውስታ አለው። እንትን ጠረጴዛ ላይ ይጣበቃል። ለተለያዩ ነገሮች ይሆናል። ሽታ አለው። ጪስ አለው። ደግሞ እየደበዘዘ ይመጣል ቶሎ ያልቃል። ግን አሁን ባለው እሱን አንጠቀምም ለዛ በትክክል አርፈናል ማለት ይቻላል።

የኔ እንኳን ልብሶችን በስራት አላስቀምጥም። ግን ያው እኔ አሁን የማታ ሰው ነኝና። ማታ ሁሉን ነገሮች በማዘጋጅበት ጊዜ የትምህርት ቤት ልብሶችን በስትክል አስቀምጣለሁኝ። ግን ከወንድሜ ጋር ስለምኖር ወንድሞቻችን አንድ ላይ ነን ሁላችንም ስለማንግባባ በስትክል ልብሳችንን ማስቀመጥ ይከብደናል። እኔ አንተን ያበላሽ አንተን ያበላሽ ይተባባልን እስንተዋቸዋለን ማለት ነው። ልብሶቹን

አዎ አወንታዊ አስተያየት ተቀብዬ አውቃለሁኝ የሆነ በደንብ የማልረሰው በልጅነት አምስተኛ ክፍል ሆኜ ሳለሁኝ የተቀበልኩት ከአስተማሪ የተቀበልኩት ደስ የሚል አምታዊ መልእክት አለው ማለት ነው። በደንብ አንተ ወደፊት ብዙ ነገር ይጠብቃሃል። እና የብዙ ሰዎችን ህይወት ትቀይራለህ። ያለኝን እንግዲህ አልረሳውም መቼም ቢሆን። እንደዚህ አይነት አስተያየቶችን ብዙ ጊዜ ተቀብዬ አውቃለሁኝ። ምክንያቱም የምሰራቸው ቦታዎች ሁሉ ሀላፊነት ሚናም የምጫወታቸው ነገሮች ስላሉ አዎንታዊም አሉ አሉታዊም። አስተያየቶች እቀበላለው።

የሞባይል ዳታ እጠቀም ነበረ። ድሮ ነው እንደዛ የማደርገው ግን አሁን በቤታችን ዋይፋይ አለ። እና በስልክ እየገዛን ነው የምንጠቀመው ድሮ በስልክ እየገዛን ከዛ በኋላ እንደውም በዘጠኝ ዘጠና ዘጠኝ ፓኬጆችን እያስመጣን ነበር ማለት ነው። ዳታን የምንጠቀመው እናም ብዙ ነገሮች በእጃችን ስላልነበሩ ዋይፋይም ብንፈልግ አለን። ከሌለን ደግሞ ዳታንብራችንን እየጨረስን እንጠቀማለን ማለት ነው። ነገር ግን እነዚህም ዳታዎች እንዲፈጥኑልን የተለያዩ አይነቶችን እንደዚህ እንትን የሚባሉትን ማለት ነው። ቪፒኤን የሚባሉትን እየተጠቀምን እንሰራ ነበር

የድሮ ፎቶዎችን መያዘው እወዳለሁኝ እነዛ በጣም ትውስታን የሚሰጡና ደስን የሚሉ ስለሆኑ የድሮ ትውስታዎችን እያዝኩኝ ራሴን እየገመገምኩኝ ደስ የሚሉ ነገሮችን እያስታወስኩኝ ደግሞ አሁን ባለውበት ሁኔታ ላይ መጽናናትን የድሮን ማስታወስን ይሰጠኛል። እዚህ የድሮ ፎቶዎችን መያዝ እወዳለሁ እንዳይጠፋ ደግሞ በተለያዩ ፎልደሮች አድርጌ እይዛቸዋለሁ።

አዎ የደንበኛ እርካታ ለኔ ትልቅ ነገር ነው ምንም እንትኖችን ሳልንቅ ደንበኛ ንጉስ ነው ተብሎ ስለሚታሰብ በትክክል የደንበኛን አስተያየቱን እርካታውን ሰምተን ነው የምንለያየው። እነዛን ነገሮች ደግሞ በማስተካከል ድጋሚ ለደንበኛው በማሳወቅ እንዴት ተስተካክሎን ዛሬ እንዴት ነበር እያሉ? መስራትን ጥሩ መገናኛ መገኛው ብየ አስባለሁ።